ባዶ እግር መራመድ ታውቃለ? አዎ አውቃለሁ እንዴት አላውቅም ባዶ እግር መራመድ አውቃለሁ አዎ አንዳንድ ጊዜ ቤት ውስጥ ሆኜ ባዶ እግሬ እራመዳለሁና ባዶ እግር መራመድ አዎ አውቃለሁ ብዙ ጊዜ ደግሞ ቤት ውስጥ ስትገባ የሰው ቤትም ስትሄድ ጫማህን አውድቀህ ነው በባዶ እግር የምትገባው እና የዛኔ ባዶ እግርህን ትራመድ ውስጥ ቤት ውስጥ ትቀመጣለህ ትራመዳለህ እና ባዶ ግርም መረመድ አውቃለሁ

የስራ እድገት እየፈለክ ነው? አዎ ባለውበት ስራ ዘርፍ ማደግ እፈልጋለሁ እንዴት አልፈልግም ሁሉም ሰው እኮ አንድ ስራ ሲጀምር እድገት ፈልጎ ነው አይደለ እኔ ደግሞ ግዴታ እድገት እፈልጋለሁ አዎ በአንድ የሰራው ስራ እድገት ፈላጊ ነኝ እድገት እፈልጋለሁ አዎ እንዴት አልፈልግም ታዲያ

የትኛውን ወቅት ትወዳለህ? ክረምት ክረምት ሲሆን ደስ ይለኛል። ማለት የብዙ ነገር ስለሚያብ ብዙ አዳዲስ ለምለ ነገሮችን ስለሚፈጠሩ እና ለምላናሜው ደስ ይላል ቅዝቃዜውና ያው ያን ያህል የቅዝቃዜ እንትን እንኳን አይደለሁም አድናቂ አይደለሁም። ግን ደግሞ በቃ ክረምት ደስ ይላል

በስራ ቦታ ጓደኛ አለህ አዎ አለኝ አለኝ አዎ ማለት አብረን ስለምንውል ምናምን ብዙ ጊዜ እናወራለን። ተቀምጠን ተሰብስበን እንደዚሁ እናወራለን እና ጓደኝነት ደግሞ ሳስበው ይሄ ነው። እና ካወራህ ከ ብዙን ጊዜ ከተግባባህ አብረህ ከሳቅ ምናምን ጓደኝነት ነው አይደለ? ስለዚህ በስራ ቦታ ጓደኛ አለኝ አዎ

ከኢትዮጵያ ከሆነ አዲስ አበባ ነው ሊሆን የሚችለው አዲስ አበባን የምወደው ከተማ እና በተለይ ደግሞ እኛ ጋር አዲስ አበባ ስለሆነች ትልቅዬ ከተማ አዲስ አበባ። አንዳንዴ ክራውድነቱ በጣም ቢያስጠላም ግን ደግሞ ለመኖር ማለት ጥራት ያለው ከተማ ነው። እና የምወደው ከተማ አዲስ አበባ አዲስ አበባ። ትልቅ ከተማ ነው አወደዋለሁ አዎ

አዎ እሰማለሁ ድምጽ ከሆነ እንዴት? እሰማለሁ አዎ እሰማለሁ ማለት አጠገብ ለአጠገብ ስለሆነ ራሱን የሚገባ ድምጽ አለ። አንዳንዴ ስለ ወይ ሲጮህ ምናምን ይሰማልና አዎ። የጎርቤቶቼን ድምጽ እሰማለሁ ወይ ተብሎ ልተጠይቀኝ ጥያቄ መልሴ ሊሆን የሚችለው አዎ ነው። ምንም ደግሞ እንትን ያለው

ጺም ታቆያለህ አረ እኔ ጺም የለኝም። እና እንዴት ሳይኖረኝ ከየት ላምጣው የለኝም ጺም አቆያለሁም አላቆይምም አየው ነበረ ጺም ቢኖረኝ እና አሁን ግን የለኝም ገና እየወጣ ነው እንጂ ያለ ጺም የለኝም እኔ።

አዎ በመስመር ላይ ሙዚቃ ሰማለው እንዴት አልሰማም ዩቲዩብ ላይ ማለት የተለያዩ እንትኖች ላይ ቀጥታ እዛው ባሉበት። ገብቼ እሰማለሁ እና ደግሞ በተለይ በዚህ ሰዓት መስመር ሁልጊዜም መስመር ላይ ስለሆንክ። ሙዚቃ ትሰማለህ ፊልም ታያለህ ፊያኔ ቪዲዮ እንደዚህ ምናምን ታያለህ ሬልስ ምናምን። ታያለህ እና ሙዚቃው በመስመር ላይ እሰማለሁ

ስራህን ትወደዋለህ አዎ እወደዋለሁ። እንዴት አልወድ ሳልወደው እንዴት ታዲያ እሰራለሁ ስራዬን ካልወደድኩት ለምን ነው ትቼው አልሄድም። ስራዬን ብወደው ነው አይደለም የምሰራው። እና ደግሞ ስራህን ስትወደው። በተለይ ደግሞ በጥሩ ስሜት ላይ ለመስራት ስራን መውደድ አለብህ አይደለ። ስለዚህ ያው ስራን እወደዋለሁ። ለስራዬ ጥሩ አሪፍ ስሜት አለኝ። እና ደግሞ ፈልጌው እስከሆነ ድረስ የገባሁት ስራዬን እወደዋለሁ።

የህዝብ መመለሻ ትጠቀማለህ አዎ እጠቀማለሁ ሲጀመር እኔ መኪናም የለኝም። ህዝብ ነኝ በህዝብ መመላለሻ ነው የምትጠቀመው ልጠቀም የምችለውም። እና ደግሞ የአቅሜ የሚችለውም እንደዛ ነው እንጂ። ይሄ የግል ትራንስፖርት የግል ማመላለሻ እስከሌለኝ ድረስ። እኔ የምጠቀመው የህዝብ ማመላለሻ ነው። እና ደግሞ አብዛኛው ጊዜ ከእኔ ከእኛ ጋርም እንትን ሊንክ ማለት ጋር እኔ ጋር ሊገናኝ የሚችለው ማመላለሻ የህዝብ ማመላለሻ ነው

ምን? አይነት ቦርሳ ትጠቀማለህ ልጠቀም የምችለው ቦርሳ የልብስ ቦርሳ ነው። የልብስ ቦርሳ ከተጠቀምኩት እሱን ትራቭል ሳደርገው ከአንድ ቦታ ሌላ ቦታ ስንቀሳቀስ። ራቅ ያለ ቦታ ከሆነና ልብስ መያዝ የሚያስፈልገኝ ከሆነ የልብስ የኋላ ቦርሳ እይዛለሁ። እንጂ ሌላ ጊዜ ቦርሳ አሊዝም ቦርሳ ያንያክል ተጠቃሚ አይደለሁም

በመሬት ላይ መቀመጥ ተመቻች። በመሬት ላይ መቀመጥ ይመቻል ከሆነ ጥያቄ አይመቸኝም እኔ በመሬት እንዴት እቀመጣለሁ መሬት መቀመጥ አይመቸኝም። የሆነ ወንበር ላይ ወይም ኩርሲ ላይ ነው ገረር ነው እንጂ ሶፋ ላይ ካልሆነ እኔ በመሬት መቀመጥ አይመቸኝም። ከዛ ላይ ደግሞ እንዴት እንትን አደርጋለሁ። በመሬት መቀመጥ በበሬት ላይ መቀመጥ ይመችሃል ወይ? ከሆነ ጥያቄው መልስ የሚሆነው አይመቸኝም

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ አፕል አፕል በጣም እወዳለሁ። አፕል ደስ ይለኛል። አፕል ማለት በጣም ደስ የሚል የሚለኝ ፍራፍሬ ነው። ከእነሱ ከሆነ እና ቀጥታ ልል የምችለው አፕል ነው። ብል ጥሩ ስሜት ይሰጣል ማለት ደስ ይላል በጣም እና አፕል እኔ በጣም እወዳለሁ

ለየትኛው እጅ ትጽፋለህ በቀኝ እጄ በቀኝ እጄ ነው የምጽፈው በቀኝ እጄ እበላለሁ በቀን በቀኝ እጄ እንትን አደርጋለሁ ሁልጊዜም ማለት እኔ በግራ እጄን ለጽሁፍ አልጠቀምበትም ምንም አልችልም በግራ እጄ መጽሐፍ አልችልም በግራ እጄ መብላት አልችልም እኔም የምጽፈው በግራ በቀኝ እጄ ነው ማለት ነው ስለዚህ በየትኛው እጄ ትጽፋለህ ተብሎ ለጥያቄ ጥያቄ ኮምፕሊትሊ መልሴ የሚሆነው በቀኝ እጄ።

የምትወደው ሽታ ምንድነው? የምወደው ሽታ የቡርቱካን ሽታ በጣም እወዳለሁ ደስ ይለኛል እና ደግሞ አሪፍ መዓዛው ደስ ይላል የሆነ ስሜት ይሰጣል። እንደሆነ በቃ የሆነ ውስጥ ላይ የሆነ ነገር ይፈጥራል እና የቦርቱካኑ ሽታ በጣም ይመቸኛል እወደዋለሁ። እና እሱ ነው

ሳንቲም ተቆጥባለህ እኔ ምን ብር ተቆጥባለህ ነው? እኔ እያልኩ ቆጣቢ ነኝ አልልም ሳንቲም ትቆጥባለህ ተብሎ ለጠየቁኝ ጥያቄ መልስ የሚሆነው አይ አይደለሁም። አጋጣሚ ማለት ካገኘሁ ለማለት ለዛሬ ውሎ የሚሆነኝን እስካለኝ ድረስ ለነገ ደግሞ ምንም ካገኘው እንጂ መቆጣቢ እንኳን አይደለሁም። ይሄን ያክል በተለይ ደግሞ ብሩ የሆነ ጠቅለል ካላለ እና አሪፍ ቦታ ላይ የሚውል ካልሆነ እኔ ቆጣቢ አይደለሁም። እና ሳንቲም ታቆጥባለህ ወይ ተብሎ ለተጠየቀ ጥያቄ መልስ የሚሆነው አይደለሁም ነው

ወደ ስራ ምን ልብስ ተልብሳለህ እኔ ያገኘሁትን ማለት ደስ ያለኝን ልብስ ነው የምለብሰው ምንም ኢንፎርም የለውም። ያገኘሁትን ልብስ ደስ የሚል ፋሽን ማለት አሪፍ ከሆነ እኔ እለብሳለሁ። እንጂ ሱፍ ምናምን ለብሼ አላውቅም። ወደ ስራ ስሄድ እና ፍሪ የሆነ ኖርማል እንደማንኛውም ሰው እለብሳለሁ። ወደ ስራ ስትሄድ ምን ልብስ ተለብሳለህ? አለ ያ የተባልኩትን ጥያቄ መልሴ የሚሆን ኖርማል ልብስ ጅንስ ቲሸርት ጋር ቲሸርት ጋር ወይም ከ ጃኬት ጋር ምናምን ነው ሊሆን የሚችለው። እና መልሴ። የጠየቀኝ ጥያቄ መልስ የሚሆነው

ምን አይነት ጫማ ትወዳለህ? እኔ ብዙውን ጊዜ የምወደው የናይኪ አይነት ብራንድ ጫማ ነው። ናይኪ ብራንድ በጣም እወዳለሁ ደስ ይለኛል። እና ደግሞ ስለብሰው ምቾት የሚሰጠኝ ናይኪ እና ጆርዳንም አንዳንዴ ይምችኛል። እና ግን ደግሞ ቀዳሚ ምርጫ የሚሆነው የናይኪ ጫማ ነው።

ምን አይነት ሙዚቃ ትወዳለህ? እኔ ብዙን ጊዜ የዘመናዊም ባህላዊም ሙዚቃ እሰማለሁ እወዳለሁ። ግን ደግሞ አክችዋሊ እኔ ባህላዊ ሙዚቃ የምወድ ይመስለኛል። ባህላዊ ሙዚቃ ይመቸኛል ደስ ይለኛል። በተለይ ደግሞ ያደክበት ባህል ስለሆነ ልዩ ስሜት ይሰጣልና ባህላው ሙዚቃ እወዳለሁ

የየትኛው ድርጅት ነው የዚህን ድርጅት ባህል ከሆነ ይሄ የሳይለንሲው ምንም አልልም ምንም አይልም እስካሁን ምንም ክፉ ነገር አላገኘሁበትም አሪፍ ነው። ይቀጥሉ ባይ ነኝ ማለት እስካሁን ምንም ከባሃል ጋር ወይም ከሰውነት ባህሪ ጋር የሚጋጭ ነገር። ምንም ክፉ ነገር አላየሁበትም። አሪፍ ነው ይቀጥል በዚሁ ይቀጥል ወድጄዋለሁ ባይነኝ

መዘመር ትወዳለህ አልወድም እኔ ማለት አልወድም መዘመር ብዙን ጊዜ ዘምሬ መዝሙር ላይ ብዙም ጎበዝ አይደለሁም መውደድ ሳይሆን አልጠላም ግን ደግሞ አልዘመርም ካልዘመርኩ ደግሞ አልወድም ማለት ነው ለዚህ ነው እንጂ ስለዚህ መዘመር ትወዳለህ ወይ ተብሎ ለተጠየቀኝ ጥያቄ መልሴ የሚሆነው አልወድም ነው።

የትርፍ ጊዜ ማሳለፊያዎቼ ምንድን ናቸ? የትርፍ ጊዜ ማሳለፊያዎቼ የሞባይል ስልኬ ኳስ ማየት ሊሆን ይችላል ኳስ አያለሁ ኳስ እወዳለሁ በተለይ ደግሞ ፕሪመር ሊግ የእንግሊዝ ፕሪሚየር ሊግ ከሆነ እና ደግሞ ከሰው ጋር ማውራትም ሊሆን ይችላል አንዳንድ ጊዜ ተቀምጠህ ትርፍ ሰዓት ስታገኝ እንዲሁ ከሰው ጋር ታወራለህ እና የትርፍ ጊዜ ማሳለፊያዎቼ ምንድን ናቸው ለምን ብለህ ተብሎ ለጥያቄ ጥያቄ መልስ የሚሆነው ስልክ እና ኳስ ማየት እና ደግሞ ከሰው ጋር ማውራት ከሰው ጋር መጫወት ከሰው ጋር እንደዚሁ ተሰብስቦ ማውራት ደስ ይለኛል።

ማሰላሰል ታደርጋለህ አዎ አደርጋለሁ ማሰላሰል ማሰብ ነው አዎ አደርጋለሁ አሰላስላለሁ አስባለሁ አስላለሁ። ይሄ ደግሞ ከሰው የሚጠበቅ ባህሪ ነው። ሰው ሁሉ አብዛኛው ሰው ያሰላስላል ባይ ነኝ። እና ማሰላስል ታደርጋለህ ወይ ተብሎ ለተጠየቀኝ ጥያቄ መልሴ የሚሆነው አዎ አደርጋለሁ ነው

ቀትር ምን ትመገባለህ? ያገኘሁትን ነው የምመገበው እኔ አብዝብዙን ጊዜ በተለይ ደስ የሚለኝ ምግብ ከሆነ እና ምንም ክፋት ከሌለው ያገኘሁትን ምግብ እመግባለሁ ግን ደግሞ አብዛኛው ጊዜ ደስ የሚለው የሆነ የፕሮቲን ተዋጽኦ ያለበት ምግብ ስትመገብ ነው ለምሳሌ እንደ እንቁላል እና እንደ ጸባ ያለበትን ምግድ ስትመገብ ቀትር ላይ ደስ ይላል ግን አብዛኛው ጊዜ እኔ ያገኘሁትን ነው የምመገበው።

አስተያየት መቀበል ትወዳለህ? አዎ እወዳለሁ እንዴት አልወድም አስተያየት መቀበል እወዳለሁ ሰው ነኝ። ከሰው አስተያየት እጠይቃለሁ አስተያየት ጠይቄም እቀበላለሁ። እና ደግሞ የሰው አስተያየት መቀበል አዎ እወዳለሁ። አስተያየት ስትቀበል ደግሞ በተለይ ጥሩ ጥሩ አስተያየት ከሆነ ሀሪፍ። መጥፎም መጥፎ አስተያየትም ከሆነ ታስተካክልበታለህ እና ደስ ይላል

ወደ ስራ እንዴት ትሄዳለህ እኔ ወደ ስራ የምሄደው በእግሬ ነው አብዛኛው ጊዜ፤ ግን ደግሞ አንዳንዴ ሳይክልም ልጠቀም እችላለሁ ባጅም ልጠቀም እችላለሁ ግን እንዴት ወደ ስራ እንዴት ትሄዳለህ ለተብሎ ለተጠየቀኝ ጥያቄ በአብዛኛው ጊዜ መልስ የሚሆነው በእግሬ ነው በእግሬ ተራምጄ ስራ እደርሳለሁ ስራዬን እከፍታለሁ ስራ መስራት እጀምራለሁ እና ወደ ስራ እንዴት ትሄዳለህ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው በእግሬ ነው።

ከስራ ሰዓት በኋላ ትሰራለህ? ከስራ ሰዓት በኋላ ትሰራለህ? አጋጣሚ ስራ ካገኘሁ አዎ እሰራለሁ። እዴት አልሰራም። ስራ የሚያስገኝ ብር የሚያስገኝ እስከሆነ ድረስ እሰራለሁ። እና የስራ ሰዓት ደግሞ ስራ በተገኘበት ሰዓት እንጂ ግዴታ በተለመደበት ሰዓት አይደለም። ስራ ከስራ ሰዓት በኋላ ትሰራለህ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው አዎ ነው

ቅጽል ስም አለህ ምንም ቅጽል ስም የለኝም። ቅጽል ስም እስካሁን ምንም የለኝም በራሴ ስም ነው። ኦሪጅናል ስሜ አንደኛ ስሜ ነው የምጠቀመው። ሰውም ሲጠራኝ እዛን መንገድ ነው እንጂ። እስካሁን ድረስ ምንም ያጋጠመኝ ቅጽል ስም የለኝም። ምንም የተ የተማርኩት የለም። ቅጽል ስም የለኝም።

እሳት ማንደድ ትችላለህ አዎ እችላለሁ እንዴት አልችልም? እሳት ማንደድ እችላለሁ። እሳት ማቀጣጠል ማያያዝ እችላለሁ። እና ደግሞ አብዛኛው የሚያስብ ሰው የሚችለው ነገር ነው ብዬ ነው የማስበው። እና እሳት ማንደድ ትችላለህ? ተብሎ ለተጠየቀው ጥያቄ በአጭሩ መልስ የሚሆነው አዎ እችላለሁ ነው። አዎ እችላለሁ

የአትክልት ስራ ታደርጋለህ? የአትክልት ስራ አልሰራም እኔ የአትክልት ብዙ ጊዜ ጋር ካአትክልት ጋር ግንኙነት የለኝም። ከአትክልት ጋር ምንም አይነት ስራ። ምንም የሰው የምሰራው የአትክልት ስራ የለም። እና የአትክልት ስራ ታደርጋለህ ተብሎ ለተጥየቀኝ ጥያቄ መልስ የሚሆነው አላደርግም ነው። የአትክልት ስራ ምንም የማደርገው የምንሰራው አይነት የአትክልት ስራ የለም። አትክልት ብዙ ጊዜም እኛ ጋር የሉም እና የአትክልት ስራ አላደርግም

የቤት እቃ እኔ ልጠቀም የምችለው ነገር ምግብ የምበላበት ሳህንና ከዛ ደግሞ ጭልፋ ምግብ እንትን ማድረግበት ወጥ ማን እምጨምርበት ከዛ ደግሞ ውሃም እምጠጣበት ብርጭቆ እና ውሃ የምቀዳበት ጃሪካን ማለት ነው። እንጂ ያን ያክል የቤት እቃ ብዙም እጠቀማለሁ ብዬ እንትን አልልም።